እሺ አመሰግናለሁ መንዳት ትችላለህ ለሚለው ጥያቄ ምላሽ እሰጣችኋለሁ ማለት ነው። እንግዲህ መንዳት ትችላለህ ለሚለው? ያው እንግዲህ መንዳት ሲባል ብዙ አይነት የሚነዱ ተሽከርካሪዎች አሉ ለምሳሌ ከትንሹ ብንጀምር ሳይክልን መውሰድ እንችላለን። እንግዲህ ሳይክል መንዳት ራሱ አንዱ የመንዳት ክፍል ነው ማለት ነው እና ሳይክል መንዳት እችላለሁኝ። ሲቀጥል ደግሞ ሞተርም መንዳት እችላለሁ ማለት ነው። እና ያው ሳይክል በመጀመሪያ ደረጃ ሳይክል ነበረኝ የገዛሁት አምስት ሺ ብር ምናምን የሚሆን። አንድ ሳይክል የገዛሁኝ እሱ በሱ ሳይክል ለሁለት አመታት ምናምን ከተጠቀምኩበት በኋላ። ሳይክሌን በመሸጥ ሞተር ገዛሁኝ። ሞተሩንም እንደዚሁ ለሶስት አመታት ተጠቀምኩበት ማለት ነው። ሞተሩን ከተጠቀምኩ በኋላ። አደግ ስል ትንሽ ምን ይባስ ነው የገዛሁት በዛች ምን ይባስ ወይም ደግሞ። በእንትኗ ማለት በምኒባሷ ለሁለት አመት ተጠቅሜ እሷን ከሰራሁ በኋላ። ቀጥታ አይሲዙ ገዛውኝ ያን አይሲዙ ገዝቼ ባይሲዙ ለአምስት አመት ከተጠቀምኩ በኋላ። ያው በዛ ባይሲዙ ሁለት ሲኖ ምናምን ገዛውኝ ማለት ነው። እና እንግዲህ መንዳት ስንል ያው የሁሎችም የተሽከርካሪዎች የራሳቸው የሆነ ስልጠና አላቸውና። ሁሉንም አይነት ስልጠናዎች ያው በተለያየ ጊዜ ነው የጨረስኩት ማለት ነው። እንደየ እንትኖቹ የተለያየ የስልጠና ጊዜያትን ይወስዳሉ ማለት ነው። እና ሁሉንም በተለያየ ጊዜ በመሰልጠን እነዚህን ሁላ ተሽከርካሪዎች ነድሄቻለሁ እነዛን ከነዳው በኋላ ቀጥታ አንድ ጓደኛ ነበረኝ እሱ ሞገስ ይባላል። ለሱ አንድ ኤፊስአር ገዝቶ እንድነዳው ሰጠኝ እናም በዛ በኤፊስአር ለአራት አመት ምናምን ያክል። ኤፊስአሩን እየነደሁ ያው ኤፍኤስአር መንዳት ትንሽ ከበድ ይላል እና ምክንያቱም በቃጤራ ምናምን ነገር ነው። እህል ምናምን ጭነን ስለምንወጣ ማታ ላይ እንግዲህ ወደተለያየ አቅጣጫ ብዙ ጊዜ ግን እኔ እመጣ የነበረው ወደ አዲስ አበባ ነው። እናም ያንን የፌሳር ይዤ ወደ አዲስ አበባ በምመጣበት ጊዜ ምሽት ላይ መብራቱ አልቆብኝ ማለትም የፍሬንቻ ላይቱ ማለት ነው። እሱ አልቆብኝ አንድ ጊዜ በሆነ አጋጣሚ የሄድኩ እያለ አዳጋ እንትን አለኝ ማለት ከሆነ ከትንሽ ባጃጅ ጋር ከጋጨሁኝ እና በዛ የተነሳ ኤፊስአርን በጣም ጠላለሁኝ ማለት ነው። ምክንያቱም እንደዛ የሆነበት ምክንያት ሞተሩን ማለት ፍሬን ለመያዝ ስሞክር ፍሬኑን ሙን አልይዝልኝ አለ። ከዛ ያው ባጃጁዋን ነው የገጨኋት ማለት ነው። እና ኤፍኤስአር ያው እምቢ ይላል በዛ የተነሳ ማለት ነው። ከዛ ያንን እንትን ካልኩ በኋላ ምንድነው? ተሳቢ ነው ተሳቢ ወይም ደግሞ ካስቶኒውን ማለት ነው። ብዙ ጊዜ የምነደው ተሳቢ ነው ግን እኔ ደግሞ ካስቶን ኒውን ነበረ እና። ካስቶኒውን ቀጥታ እየነዳው እያለ አንድ ጊዜ እንደዛው አይነት ተመሳሳይ የሆነ አዳጋ ማለት ነው። ካስቶኒው እንትን ብሎብኛል እና እነዚህ ትላልቅ መኪናዎች ለመንዳት እጅግ በጣም አስቸጋሪዎች ናቸው ከበድ ይላሉ። ቢሆንም ግን ያው ያን ያክል ከባድ የሚባሉ አይደሉም። እና ወደ ሳይክል ስመለስ እንግዲህ ለመንዳት ሳይክል ቀለል ትላለኝ። ከሳይክልም ደግሞ እንትን ግን የሞተር ሞተር መንዳት በጣም ደግሞ ተሳይክል በጣም ቀለል ያለ ነው ማለት ነው። እና ሳይክል መንዳት ያው ሚከብድ አይደለም። ሳይክል ብዙ ጊዜ እነዳ ነበር። ከዛ ባለፈ ደግሞ በሞተር እንግዲህ በሞተር ያው እየነዳሁ እንደ ትራንስፖርት ተጠቅሜ ማለትም ሰዎችን በማጓጓዝ ብር ምናምን አፈራበት ነበር ማለት ነው። በዛ በዛች ሞተር ብዙ ነገር ነው ያፈራሁበት ማለት ነው። እንግዲህ ከሞተር ተነስቼ ምን ይባስ ምናምን ገዝቻለሁ ማለት ነው። እና በምኒባሱ ከምኒባሱ ደግሞ ቀጥታ ታታ ምናምን መግዛት ችያለሁ ማለት ነው። እና ያው ይሄንን ሁላችሁም የምታውቁት ነው ማለት ነው። እና ሞተር ቀለል ያለ ነው ማለት ነው። ከሁሉም ተሽከርካሪዎች አመሰግናለሁ

እሺ ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ሁሉ ሰላም ነው። ቤተሰብ ሁሉ ሰላም እሺ እንግዲህ ምን ያህል ጊዜ ስብሰባ ታደርጋላችሁ ለሚለው ጥያቄ? ምላሽ ልሰጣችሁ መጥቻለሁ ማለት ነው እንግዲህ። ስብሰባ በጣም ወሳኝ የሆነ ነገር ነው ምክንያቱም ስለ አንዳንድ ጉዳዮች ለማውራት ያው ተሰባስበን ነው ማለት ነው። ስለ አንዳንድ ጉዳዮች ማውራት ያለብን እና ያው ብዙ ጊዜ ስብሰባ እናደርጋለን። ለምሳሌ በዩኒቨርስቲ ቆይታ ላይ ብንወስድ የመጀመሪያ አመት ተማሪዎች ሆነን ሳለ የዛን ጊዜ መጀመሪያ እንደመጣን ስብሰባ ይካሄዳል ማለት ነው። እንግዲህ የዚህ ስብሰባ ዋና አላማውም ያው ለዩኒቨርስቲው አዲስ ከመሆናችን አንፃር ስለ ዩኒቨርስቲው የተለያዩ ነገሮች ገለጻ ይደረጉልናል ማለት ነው። እንግዲህ ስለ ዩኒቨርስቲው ገለጻ ስንል የዩኒቨርስቲውን ህግና ደንብ ሊሆን ይችላል። እንዲሁም ደግሞ በዩኒቨርስቲ ቆይታችን ውስጥ ማድረግ ስላለብን ነገር ስለተለያዩ ነገሮች ስለነዛ ገለጻ ይደረግልናል እንዲሁም ደግሞ ስለ ዩኒቨርሲቲው አንዳንድ ቦታዎች ስለማናውቃቸው ማለት ነው። ላይብራሪው የት እንደሚገኝ የውሃ ቦታዎች የት እንዳሉ እንዲሁም ደግሞ ማድረግ እና ማድረግ ስለሌለብን ነገሮች ስለነዛ ሙሉ ነገሮች እንግዲህ በዩኒቨርስቲያችን ውስጥ መጀመሪያ እንደገባን ገለጻ ይደረግልናል ማለት ነው። እና ይሄን ገለጻ ለማድረግ ስብሰባ ይደረጋል ማለት ነው። እና እንደዚህ እናደርጋለን ከዚህም በመቀጠል ደግሞ የመጀመሪያውን ሴሚስተር እንዳጠናቀቅን ማለት ፋይናል ተፈትነን እንደጨረስን ስብሰባ እናካሄዳለን ማለት ነው። እንግዲህ የዚህ ስብሰባ ዋና አላማም አፈጻጸማችን ማለት በምን ሁኔታ እንደጨረስን የመጀመሪያውን ሴሚስተር ስለዛ ገለጻ በደንቡ ይደረግልናል ማለት ነው። ስብሰባ ከተደረገ በኋላ እንግዲህ በዚህ ስብሰባ ላይ ያው የተለያዩ ጉዳዮችን በማንሳት በውጤታችን ዙሪያ ሊሆን ይችላል እንዲሁም ደግሞ በጸባይ ማለት አንዳንድ ህገወጥ ተማሪዎች አሉ እና ስለነዛ ተማሪዎች የተለያየ ነገር ይደረግ ስብሰባ ይደረግና ገለጻ ይደረጋል ማለት ነው። እንግዲህ አንዳንድ ተማሪዎች በተለያየ ዲሲፕሊን ወይም ደግሞ በጸባይ ምክንያት አላስፈላጊ ነገሮችን ያደርጋሉ ማለት ነው። እና እነዛን አላስፈላጊ ነገሮች ድጋሚ እንዳይሰሩ በዛ በዛ ጉዳይ ስብሰባ ይደረጋል ማለት ነው። እንዲሁም ደግሞ በዩኒቨርስቲያችን ላይ ስለተከናወኑ ነገሮች ማለት በመጀመሪያው ሴሚስተር ስለተከናወኑ ነገሮች ገለጻ ይደረጋል ማለት ነው። ስብሰባ በመካሄድ ይሄንን እንግዲህ እንደጨረስን ደግሞ ወደ ሁለተኛው ሴሚስተር እንገባለን ማለት ነው። የሁለተኛውን ሴሚስተር ፈተና እንዳጠናቀቅን ደግሞ ስብሰባ ይካሄዳል ማለት ነው። እንግዲህ እንደመጀመሪያው ሴሚስተር የሁለተኛውን ሴሚስተርን ፈተና ከጨረስን በኋላ ስለ ፈተና ግምገማ ለመካሄድ እንዲሁም ደግሞ በዚህ በሁለተኛው ሴሚስተር ስለተከናወኑ ነገሮች ገለጻ ለማድረግ ስብሰባ ይካሄዳል ማለት ነው። እንግዲህ በዚህ ሴሚስተር ስለተከናወኑ ነገሮች የፈተናውን ሁኔታ ስለተማሪዎች ዲሲፕሊን እንዲሁም ደግሞ በአመቱ ስለተካሄዱ አጠቃላይ ነገሮች አፈጻጸሞች እንግዲህ ዩኒቨርሲቲው የተለያዩ ነገሮችን በማንሳት የተለያየ ገለጻ ያደርግልናል ማለት ነው። በስብሰባችን ላይ እንዲሁም ደግሞ ከዚህ በተጨማሪ ለቀጣይ አመትም እቅድ ማለት በመውጣት ሰኔ ላይ ስለሆነ በብዛት ሁለተኛው ሴሚስተር የሚያልቀው ለቀጣይ አመትም ምን ምን መደረግ እንዳለበት አንዳንድ ነገሮች ለማውራት ስብሰባ ይደረግና በዛ ስብሰባ ላይ ብዙ ጉዳዮች ተነስተው በቀጣይ አመት መደረግ ያለባቸው ነገሮች እዛ ጋር ይነሳሉ ማለት ነው። እንዲሁም ደግሞ በዚህኛው አመት ታከናወናቸው ጠንካራ ጎኖችን በማንሳት ለቀጣዩ አመት መደገም እንዳለባቸው በነዛ ዙሪያ ላይ ገለጻ ይደረጋል ማለት ነው። በስብሰባችን ላይ እንዲሁም ደግሞ ደካማ ጎኖችም ይኖራሉ ማለት ነው። እንግዲህ ስራ ሲከናወን የሆነ አንድ አመት ሲያልፍ በዚያን ያክል ጊዜ ውስጥ ብዙ ነገሮች ይከናወናሉ ማለት ነው። እና እነዛን መጥፎ ነገሮች ደግሞ በቀጣኡ አመት መስራት እንደሌለብን ለቀጣይ አመት እነዛን በማስተካከል በጥሩ ሁኔታ ውጤታችንንም ለማሻሻል እንዲሁም ደግሞ በዩኒቨርስቲያችን ላይ ያለውን ችግር ለመቅረፍ እነዛ ነገሮች ተነስተው ይወራሉ ማለት ነው። እና እንግዲህ ስብሰባ በጣም አስፈላጊ የሆነ ጊዜ ነው ማለት ነው። እናም እንግዲህ በአመት ውስጥ

እሺ ሰላም ቤተሰብ አመሰግናለሁ እንዴት ናችሁ ሰላም ናችሁ። እንግዲህ የትኛውን በዓል ትወዳለህ ለሚለው ጥያቄ ምላሽ ልሰጥ ቀርቤያለሁ ማለት ነው። እንግዲህ በዓል ስንል ያው በአመት ውስጥ በጣም ብዙ የሚባሉ በዓላት አሉ ማለት ነው። እና እነዛ በዓላቶች እንግዲህ ያው የኛን ባህል ወግ ሁሉን ነገር ደስታችንን ሀዘናችንን የምንገልጽባቸው ናቸው ማለት ነው። እና ከእነዚህ በዓላት ውስጥ በጣም አብዝቼ የምወደው እኔ ከሁሉም በላይ የፋሲካን በዓል በጣም አድርጌ እወደዋለሁ ማለት ነው። እንግዲህ ይሄ የፋሲካ በዓል በጣም በአለም ደረጃ ማለት ይቻላል በተለይ በኢትዮጵያ በጣም በትልቁ የሚከበር በዓል ነው ማለት ነው። በዚህ በፋሲካ በዓል እንግዲህ የተለያዩ ነገሮች ይከናወናሉ ከነዛም መካከል እንግዲህ በትልቁ የሚከናወኑት ያው የጋብቻ ስነ ስርዓት የሚካሄድበት ወቅት ነው። እናም ይሄ በመሆኑ ምክንያት እኔ ይሄንን በዓል በጣም አድርጌ እወደዋለሁኝ ማለት ነው። በርግጥ የፋሲካን በዓል ብቻ አይደለም የምወደው የጥምቀት በዓልንም እንዲሁ እወደዋለሁ ማለት ነው። እንግዲህ የጥምቀት በዓል ስንል በጣም የታወቀ ነው ማለት ነው። እና ይሄ የጥምቀት በዓል ማለት ጌታችን ኢየሱስ ክርስቶስ መድኃኒዓለም የተጠመቀበት በዮርዳኖስ ጸበል በመጥምቁ ዮሐንስ የተጠመቀበት ቀን ነው ማለት ነው። እና ይሄን በዓልም እንዲሁ በጣም የምወደው በዓል ነው ማለት ነው። እንግዲህ የበዓልን ብናይ ያው በተለያየ ቦታ እንደየቦታው አከባበሩ ይለያያል ማለት ነው። እንግዲህ በእኛ አካባቢ የሚከበረው ያው አንድ ታቦት ብቻ ነው ያለው እና ያ ታቦት ወጥቶ በዓሉ በደማቅ ሁኔታ ፈረስ በመጋለብ የተለያዩ ነገሮች በመከናወን እንዲሁም ደግሞ ባህረ ጥምቀት የሚባል ቦታ አለ። ከዛ በመሄድ በአባቶች በቄሶች ማለት ነው ጸበል እንረጫለን ያን ጸበል ከተረጨን በኋላ ቤተክርስቲያኑን እያከበርን ቀጥታ ወደ ቤተክርስቲያን እናስገባዋለን ማለት ነው። ያን ካስገባን በኋላም ወደ ቤታችን እንመለሳለን ማለት ነው። ቤታችን ከተመለስን በኋላ ድግስ ምናምን ይኖራል ያን ድግስ ያው ከተለያዩ ከዘመድ ከጓደኛ ጋር በመሆን ድግሱን በመጋራት ተመግበን የተለያዩ ጨዋታዎችን እናደርጋለን ማለት ነው። ከእኛ በተለየ ደግሞ ጎንደር ላይ ብንሄድ ጎንደር ላይ እንግዲህ በድማቁ በጣም ከሚከበር በኢትዮጵያ ውስጥ ማለት ነው በደማቁ ከሚከበርበት ቦታዎች ጎንደር እጅግ በጣም ደስ የሚል ነው። እንግዲህ አርባ አራት ታቦት የሚወጣበትና በደማቁ እጅግ በጣም የሚከበር ነው ማለት ነው። እንግዲህ በዚህ ጊዜ በጥምቀት ጊዜ ማለት ነው ጎንደር ላይ ከተለያዩ የሀገሪቱ ክፍሎች ይህን ባህል ለማክበር ይሄዳሉ ማለት ነው። ለምሳሌ ከከተማችን ከአዲስ አበባ ተነስቶ ጉዞ በማድረግ በመኪና ቀጥታ ወደ ጎንደር ከተማ ይገቡና ያንን በዓል አብረው ይሳተፋሉ ማለት ነው። እንግዲህ እዚህ በዓል ላይ እንዳልኳችሁ አርባ አራቱ ታቦት ወጥቶ በመስመር ላይ የተለያየ ዝጋጃ እየተነጠፈ ህዝቡ በጣም በብዛት ወጥቶ በትልቁ የሚያከብረው በዓል ነው ማለት ነው። እንግዲህ ጥምቀትን በጎንደር እጅግ በጣም ደስ የሚል በዓል ነው ማለት ነው። ከዚህም በመቀጠል የመስቀል በዓልን በጣም እወደዋለሁ ማለት ነው። እንግዲህ የመስቀል በዓል እንግዲህ በጣም በኢትዮጵያ ውስጥ እንዲሁም ደግሞ በአለም በዩኒስኮ የተመዘገበ ቅርሳችን ነው ማለት ነው መንፈሳዊ ቅርስ ነው በዓል ነው። እና ይሄን በዓል በጣም እወደዋለሁ። የዚህ በዓል እንግዲህ አመሰራራቱም በጣም የቆየ ጥንታዊ የሆነ ሲሆን ይሄ በዓል መስቀል ወይም ደግሞ ደመራ በመደመር ዳቦ ምናምን ተዘጋጅቶ ገጠር አካባቢ ላይ በስፋት በደማቁ ይከበራል። እንዲሁም ደግሞ ዳቦ ብቻም ሳይሆን በግ ይታረዳል። አንዳንድ አካባቢዎች ላይ በሬም የሚያርዱ አሉ። ዞሮ እንደ አካባቢው የተለያየ ቢሆንም ግን ያው የተጠጋጋ የአከባበር አይነት አለው ማለት ነው። ይሄም ማለት አንድ አይነት ነው የተጠጋጋ ነው ያልንበት ምክንያት ሁሎችም ደመራ የደመራን በዓል ያከብራሉ ማለት ነው። እና እንግዲህ ይሄ በዓል በጣም ደስ የሚል በዩኒስኮ የተመዘገበ በጣም ተወዳጅ የሆነ ድንቅዬ መንፈሳዊ ቅርስ በዓላችን ነው ማለት ነው። እና

እሺ ሰላም ቤተሰብ አመሰግናለሁ እንግዲህ የህዝብ ማመላለሻ ትጠቀማለህ ለሚለው ጥያቄ ምላሽ ልሰጥ ቀርቤያለሁ ማለት ነው። እንግዲህ አዎ የህዝብ ማመላለሻ እጠቀማለሁኝ። እንግዲህ የህዝብ ማመላለሻ ነው የምንጠቀመው ብዙ ጊዜ ያው ራቅ ያለ ቦታ በምንንቀሳቀስበት ሊሆን ይችላል እንግዲህ እዚህ ራቅ ያለ ቦታ ላይ የምንንቀሳቀሰው ለተለያየ አላማ ሊሆን ይችላል። ለምሳሌ ስራ ቦታችን ራቅ ያለ ቦታ ላይ ከሆነ የህዝብ ማመላለሻ ልንጠቀም እንችላለን ማለት ነው። እና ለኔም ለምሳሌ ብወስድ ያው የስራ ቦታዬ ራቅ ያለ ከመሆኑ አንፃር የህዝብ ማመላለሻ በመጠቀም ነው ማለት ነው። እዛ ስራ ቦታዬ የምሄደው። እንዲሁም ደግሞ ከዚህም በተለየ የህዝብ ማመላለሻ የምንጠቀምበት ሌላኛው ምክንያት ቤተሰቦቼ ክፍለ ሀገር ጋር ለመሄድ ስፈልግ ይሄንን የህዝብ ማመላለሻ እጠቀማለሁኝ ማለት ነው። እንግዲህ እኔ ካለሁበት ቦታ ቤተሰቦቼ ክፍለ ሀገር ያሉት ወደ ሶስት መቶ አርባ ምናምን ኪሎ ሜትር የሚጠጋ ርቀት ላይ ናቸው። እና የግድ ይሄን ርቀት ደግሞ ለመድረስ ያው የህዝብ ማመላለሻ ግዴታ ነው ማለት ነው። ምክንያቱም በእግር ጉዞ ለመሄድ እጅግ በጣም አድካሚ ከመሆኑ የተነሳ። ይህን የህዝብ ማመላለሻ በመጠቀም ሀገሬ ያው እገባለሁኝ ማለት ነው። እና የህዝብ ማመላለሻ በጣም ብዙ አይነት ጥቅም አለው ማለት ነው። በጊዜ ሀገራችን ለመድረስ በሰአቱ ባቀድነው ቶሎ ለመድረስ የህዝብ ማመላለሻ በጣም አስፈላጊ የሆነ መሳሪያ ነው። እንዲሁም ደግሞ ጉልበትን ከመቆጠብ አንፃርም የህዝብ ማመላለሻ በጣም አስፈላጊ ነው። በዚህ በህዝብ ማመላለሻ ህዝብን ብቻ ሳይሆን እቃችንንም ጭነን መሄድ እንችላለን ማለት ነው። እና እኔ አሁን ወደ ክፍለ ሀገር ሲሄድ ካለውበት ከተማ ነው። ከዚህ ከከተማ ላይ የተለያዩ ሸቀጣ ሸቀጦችን በመጫን ህዝብ ማመላለሻውን ተጠቅሜ ማለት ነው። በመጫን ክፍለ ሀገር እሄዳለሁ። እዛ ከሄድኩኝ በኋላም ከክፍለ ሀገር ወደ ሀገሬ ስመለስ እዛ ቆይቼ ማለት ነው። የተለያዩ የሰበል አይነቶች ይበቅላሉ። ለምሳሌ ጤፍ ጓያ ስንዴ በቆሎ ሽምብራ የመሳሰሉት የሰብል አይነቶች እዛ አካባቢ በሰፊው በቅላሉ ማለት ነው። እና እነዛን ሰብሎችን ጭኜ ወደ ሀገሬ ማለትም ወዳለሁበት ከተማ ስመለስ ጭኜ ቀጥታ ወደዛ ተመልሼ እመጣለሁ ማለት ነው። እንግዲህ የህዝብ ማመላለሻ ሲባል ብዙ አይነት አለ ማለት ነው። ማለት እንደ መጠኑም ይለያያል ስማቸውም የተለያየ አለ ማለት ነው። ለምሳሌ የህዝብ ስንወስድ ከትንሹ ብንነሳ ሞተር በሞተር ሞተር የህዝብ እንደ ህዝብ ማመላለሻ እንጠቀመዋለን ማለት ነው። ሞተሩን ተጠቅመን እንግዲህ ሞተር ስንል ያው ቀለል ያለች ተሽከርካሪ ነች። ይቺ ተሽከርካሪ ሁለት ጎማ ያላት ስትሆን ከሁለት ወይም ደግሞ ሶስት ሰው በመጫን ህዝብን ከቦታ ቦታ ታንቀሳቅሳለች ማለት ነው። እንዲሁም ደግሞ ከሞተር በተጨማሪ ሌላ ደግሞ አነስ ያለች ምኒባስ ወይም ደግሞ አዎ ምኒባስ የምትባል መኪና አለች በሷ መኪና ሰዎችን ማንቀሳቀስ ይቻላል ማለት ነው። በዚች መኪና ከስድስት እስከ ሰባት ወይም ደግሞ አራት ሰው ሊሆን ይችላል። እነዛን ሰዎች ከቦታ ቦታ እናንቀሳቅሳለን ማለት ነው። እንዲሁም ደግሞ ሀገር አቋራጭ መኪና ትልቅ መኪና አለ ማለት ነው ባስ የምንለው። እሱ ደግሞ ስልሳ አራት ወይም ደግሞ በትርፍ ስድሳ እስከ ስድሳ ስምንት ምናምን የሚሆን ሰው። በመጫን ከክፍለ ሀገር ወደ ከተማ ወይም ደግሞ ከከተማ ወደ ክፍለ ሀገር ህዝብ ማመላለሻ እንጠቀማለን ማለት ነው። እና ይህ ህዝብ ማመላለሻ እንግዲህ በጣም ጠቃሚ ነው ማለት ነው። ይሄ ህዝብ ማመላለሻ ይሄ እነዚህ አሁን የጠሯቸው በዘመናዊ ናቸው ማለት ነው። እንዲሁም ደግሞ ባህላዊ ህዝብ ማመላለሻዎች አሉ ለምሳሌ አህያ ፈረስ ሊሆን ይችላል። እነሱም አሉ ግን አሁን በዚህ ዘመን ላይ የምንጠቀማቸው የህዝብ ማመላለሻዎች ዘመናዊ የሚባሉት ናቸው ማለት ነው። እና እነዚህ ዘመናዊ የህዝብ ማመላለሻዎች ከባህላዊዎቹ በፍጥነታቸውም ሆነ ባላቸው አጠቃላይ ሁኔታ የተሻሉ ናቸው ማለት ነው። ከደህንነት አንፃርም በጣም የተሻሉ ናቸው። ፈጥነንም ቶሎ አሰብንበት ቦታ ላይ የምንደርስባቸው በመሆናቸው ህዝብ

እሺ ሰላም ቤተሰብ አመሰግናለሁ እንግዲህ በገብያ ዋጋ መጠራደር ትችላለህ? ለሚለው አዎ በገበያ ዋጋ እንግዲህ መደራደር እችላለሁ። በመጀመሪያ በገበያ ዋጋ መደራደር ስንል እንግዲህ የሆነ ጣቃ ልንገዛ ወደ ገበያ ሄደ ልብስ ወይም ደግሞ የተለያየ ጣቃ ሊሆን ይችላል ያንን ለመግዛት መደራደር ያው ያለ ነገር ነው። እና ያንን ለማድረግ እኔ የመደራደር በጣም እችላለሁ። እንደውም ጓደኞቼ እኔን ይዘው ነው ብዙ ጊዜ ልብስ ለመግዛት ስንሄድም ሆነ የተለያዩ ጠቃዎችን ለመግዛት ጓደኞቼ እኔን ይዘውኝ ይሄዳሉ። ይሄ የሆነበት ምክንያት ደግሞ ያው በገብያ ዋጋ መደራደር በጣም ስለምችል ነው ማለት ነው። እንግዲህ ይሄ በገበያ ወጋ መደራደር እንድችል ያደረገኝ ነገር ቢኖር በፊት ላይ ያው ልብስ ከተለያየ ቦታ እያመጣሁ እሸጥ ነበር ማለት ነው። እና ይህንን ልብስ ለማምጣት በመጀመሪያ መደራደር ስላለብኝ ማለት ነው። ትሩ ትርፍ ለማግኘት ረከስ ባለ ዋጋ መግዛት ስላለብኝ ያንን በማደርግበት ጊዜ ይህንን በዋጋ መደራደር ችሎታውን ዳዳብር ረድቶኛል ማለት ነው። እና ጓደኞቼ ያው እኔን ይዘው ነው ገበያ ብዙ ጊዜ የሚሄዱት እና እኔም ደግሞ እንደዚሁ ሄ ከሄድኩ በኋላ ተከራክሬ ልብስ ገዝቼ ወይም ደግሞ ጣቃም ከሆነ ገዝቼ እመጣለሁኝ ማለት ነው። እና በገበያ ዋጋ መደራደር በጣም አስፈላጊ የሆነ ነገር ነው። እንዲሁም ደግሞ በገበያ ዋጋ መደራደር ወደፊትም ማድረግ ያለብን ነገር ነው ምክንያቱም ያው በንግዱ አለም ከተሰማራን በዚህ ጉዳይ መቻ ችሎታ ሊኖረን ይገባል ማለት ነው። ያ ካልሆነ ለኪሳራ ስለሚገጥመን ሁላችንም ይሄንን ልናዳብረው የሚገባ ነገር ነው ብዬ አምናለሁኝ ማለት ነው። እና በገበያ ዋጋ መደራደር በጣም አስፈላጊ የሆነ ነገር ነው ማለት ነው። እንዲሁም እኔ ብቻ አይደለሁም እንደዛ አይነት ነገር በገብያ ዋጋ መደራደር የምችለው ማለት ነው። አንድ ጓደኛዬ አለኝ እሱም እንደዚሁ በጣም ሲገዛ ተከራክሮ ምናምን ነገር ነው ነውና በገብያ ዋጋ መከራከር ይችልበታል ማለት ነው። እንግዲህ በገብያ ዋጋ መደራደር ስንል ልብስ ወይም ደግሞ ጣቃ ብቻ አይደለም የተለያዩ እንስሳትን ለመግዛትም በገብያ ዋጋ መደራደር በጣም ያስፈልጋል ማለት ነው። እንግዲህ እንስሳትን ስንል ለምሳሌ በግ ፍየል ዶሮ በሬ ሊሆን ይችላል እንዲሁም ላም ሊሆን ይችላል ማለት ነው። እና እነዚህን በምንገዛበት ጊዜ ተከራክረን ነው ማለት ነው መግዛት ያለብን ምክንያቱም ሰውየው ለመሸጥ ያሰበውን ንብረት ያው በሚሸጥበት ዋጋ አይደለም የሚነግረን ማለት ነው የተወሰነ ከፍ በማድረግ ዋጋውን ይነግረናል ማለት ነው። እና ከዛ ዋጋ በመነሳት ከእቃው ጋር ወይም ደግሞ ከእዛም ከሆነ ከእዛ ወይም ከልብሱ ጋር ሊሄድ የሚችል ዋጋ ተመጣጣኝ የሆነ ዋጋ አውጥተን መናገር አለብን ማለት ነው። ያ ካልሆነ የሚሸጠው አካል ከፍ አድርጎ ነው ማለት ነው የሚጠራልን እና አዙረን የምንሸጠውም ከሆነ ያንን ነገር ኪሳራ ውስጥ እንዳንወድቅ የግድ ተከራክረን መግዛት አለብን ማለት ነው። እና ሁላችንም ይሄንን ልናዳብረው የሚገባ ጉዳይ ነው ማለት ነው። እና እኔ ተከራክሮ መግዛት እችልበታለሁ እንደውም በባለፈ ሁለት በሬ ምናምን ገዝቻለሁኝ አንደኛው በሬ ለእርሻ የሚሆን ነው ማለት ነው እና ይህንን ስገዛ በጣም ተከራክሬ ነው ማለት ነው። የምገዛው በመጀመሪያ በሃያ ሺህ ብር ጠራልኝ ማለት ነው እና ያንን ሲጠራልኝ እኔ በመከራከር ዘጠና አምስት ሺህ ብር ነው ማለት ነው። የገዛሁት እና ይሄ ምንድነው የመከራከር ችሎታ በመኖሩ ነው ማለት ነው። ሌላው ደግሞ ለርጅ የሚሆን በሬ ነበር የገዛነው ያንን ላርድ በሬ እንግዲህ አንድ መቶ አምሳ ሺህ ብር ነው መጀመሪያ የተጠራው ማለት ነው ያንን መቶ ሃምሳ ሺህ ብር የተጠራውን እኔ በአንድ መቶ ሰላሳ አምስት ሺህ መግዛት ችያለሁ ማለት ነው። እና ይሄ የሚያሳየው የመከራከር ብቃትን ነው ማለት ነው። እና ሁላችንም ልናዳብረው የሚገባ ነገር ነው ማለት ነው። እና ሁላችንም በገበያ መደራደር ማድረግ ያለብን ነገር ነው ማለት ነው። በገበያ መደራደር አያሳፍርም። በገበያ መደራደር እንግዲህ ዘመድ እንኳን ቢሆን በገበያ ታሳንደራደር ነገሮችን መግዛት አንችልም ማለት ነው። እንግዲህ ምክንያቱ ደግሞ ከፍ አድርገው ስለሚጠሩ ነው ሰዎች በባህሪያቸው የሚሸጡትን እቃ ከፍ አድርገው ይጠራሉ ማለት ነው። እና እኛ ደግሞ ዝቅ አድርገን ነው የምንጠራው በመሃል

እሺ ቤተሰብ አመሰግናለሁ። እንግዲህ ዛሬ የመጀመሪያ ምግብህ ምን ነበር? ለሚለው ጥያቄ መልስ የምሰጥ ይሆናል ማለት ነው። እንግዲህ በመጀመሪያ ደረጃ ምግብ ምንድነው? ስንል ምግብ ማለት ማንኛውም ሊበላ ወይም ሊጠጣ የሚችል ነገር ሆኖ ለሰውነታችን ጠቃሚ የሆነ ንጥረ ነገሮችን የያዘ ማለት ነው። እንግዲህ ምግብ ስንል ያው መድሃኒትም እንደማለት ነው ማለት ነው። ምክንያቱም የሰው ልጅ በምግብ ነው የሚኖረው ማለት ነው። እንግዲህ ምግብ ሲበላ ነው የሰው ልጅ ራሱን ማቆየት የሚችለው ማለት ነው። እና ምግብ እንደ መድሃኒት ነው ማለት እንችላለን ማለት ነው። እና ይህንን እንደ መድሃኒት ለመጠቀም ወይም ደግሞ በህይወት ለመቆየት ምግብ በጣም አስፈላጊ የሆነ ነገር ነው ማለት ነው። እና ይሄም አስፈላጊ ከመሆኑ አንፃር እንግዲህ ምግብን በተለያየ ሰዓት እንበላለን ማለት ነው። ጠዋት፣ ማታ አይ ሚን ጠዋት ቀን እና ማታ እንዲሁም መክሰስ ከአንዳንዴ እንጠቀማለን ማለት ነው። እንደ ሁኔታዎች እና ዛሬ የመጀመሪያ ምግቤ፣ ማለትም ቁርስ የነበረው ሻይ በዳቦ ነበር ማለት ነው። እንግዲህ እኔ ሻይ በዳቦ እጅግ አድርጌ በጣም እወዳለሁኝ ማለት ነው። ምክንያቱም ደግሞ ሻይ በዳቦ ጠዋት ላይ ቀለል ያለ ምግብ ከመሆኑ የተነሳ ሻይ በዳቦ እጅግ በጣም አሪፍ ነው ማለት ነው። ምክንያቱም ጠዋት ላይ የአየር ንብረቱም ቀዝቀዝ ያለ ከመሆኑ አንፃር ሻይ በዳቦ ሞቅ ስለሚያደርገን ይህንን ምግብ ዛሬ ላይ ጠዋት የተመገብኩት የምግብ አይነት ነው ማለት ነው። እንግዲህ ያው ሁሉም ሰው በርግጥ የተለያየ ነው ማለት ነው ጠዋት ላይ የሚበላው። አንዱ መኮሮኒ፣ ፓስታ ሊሆን ይችላል ሌላኛው ደግሞ ሽሮ ሊሆን ይችላል። ዞሮ እንደ እንደ የሰዎቹ የተለያየ አመጋገብ ስነ ስርዓት ሊኖረን ይችላል ማለት ነው። እና እኔ የመጀመሪያ ምግቤ ዛሬ ላይ ያው ሻይ በዳቦ ነበር ማለት ነው። እና ይሄ ምግብ በጣም ደስ የሚል ምግብ ነው፣ ቀለል ያለ ከመሆኑ የተነሳ። ምክንያቱም ያንን የበላሁበት ምክንያት እኔ ስፖርት እሰራለሁ የጠዋት ጠዋት ማለት ነው። ጠዋት ጠዋት እሰራለሁኝ ያንን ምግብ ከወሰድኩ በኋላ በቀላሉ የሚፈጭ ምግብ ስለሆነ እንዲሁም ቀለል ያለ ስለሆነ ለስፖርቴ በጣም ያግዘኛል ማለት ነው። እንግዲህ ይሄ ስፖርት፣ ብዙ አይነት ስፖርቶች እሰራለሁኝ። በመጀመሪያ ያው የሰውነት ማማቂያ ምናምን እሰራለሁኝ። የሰውነት ማማቂያ ከሰራሁ በኋላ ለትንሽ ደቂቃዎች እሮጣለሁኝ። ለትንሽ ደቂቃ ከሮጥኩ በኋላ ደግሞ ኳስ እጫወታለሁ ማለት ነው። ተጫዋች ነኝ፤ የእግር ኳስ ተጫዋች ነኝ። የእግር ኳስ ጨዋታ እጀምራለሁኝ። እንግዲህ ይሄ የእግር ኳስ በጣም ደስ የሚል፣ የምወደው፣ የስፖርት አይነት ነው ማለት ነው። እና የእግር ኳስ ጨዋታ መጨዋት በጣም ነው የሚያስደስተኝ ማለት ነው። እና ጠዋት ተነስቼ ምግብ የምበለው እንጄ፣ ሻይ በዳቦ ነው ማለት ነው። እና ጠዋት ጠዋት ዛሬ ብቻ ሳይሆን ሁሌ፣ ብዙ ጊዜ የማደርገው እኔ ሻይ በዳቦ መመገብ በጣም ደስ የሚለኝ የምግብ አይነት ነው ማለት ነው። እና ቤተሰብ ሁላችሁም ጠዋት፣ ጠዋት ይሄን ብታደርጉ አሪፍ ነው። ምክንያቱም ሁሉም ሰው ስፖርት መስራት አለበት። ስፖርት ለመስራት ደግሞ ቀለል ያለ ምግብ ነው መበላት ያለበት፣ እንጂ ስጋ ወይም ደግሞ ሌላ ከበድ ያለ ምግብ በልተን ስፖርት መስራት በጣም አስቸጋሪ እና አድካሚ ስለሆነ ሁላችንም ቀለል ያለ ምግብ እንድንበላ እጠይቃለሁ። ከዛ ቀለል ያለ ምግብ ከበላን በኋላ ቀጥታ ወደ ስፖርት ነው መሄድ ያለብን ማለት ነው። እንግዲህ ስፖርት ብዙ ጠቀሜታዎች አሉት ማለት ነው። ምክንያቱም ለጤንነታችንም በጣም አስፈላጊ የሆነ ነገር ነው። ከዛም በዘለለ ደግሞ ማህበራዊ ግንኙነታችንን ለማዳበር ስፖርት በጣም አስፈላጊ የሆነ መሳሪያ ነው ማለት ነው። እንግዲህ ጤንነታችንን ለማሻሻል ስንል ስፖርት በመስራት ለምሳሌ የተለያየ በሽታ ይዞን ከሆነ ከዛ በሽታ ጓደ ስፖርት በመስራት እናገግማለን ማለት ነው። እንዲሁም ደግሞ የቅድመ መከላከያ ማለትም ስፖርት ስንሰራ በሽታዎች በቀላሉ እኛን ሊይዙን አይችሉም ማለት ነው። እና ከእነዚህ፣ ከእነዚህ ነገሮች ለመላቀቅ ስፖርት በጣም ጠቃሚ በመሆኑ ሁላችንም ልትዘራው ይገባል ማለት ነው። እና ቤተሰብ ሁላችሁም ጠዋት እንደዚህ አይነት ቀለል ያሉ ምግቦችን እንድትበሉ እጋብዛችኋለሁ ማለት ነው። እና እንግዲህ ጠዋት፣ ጠዋት ምግብ መብላት ያው አስፈላጊ ነው። እናም ዛሬ እኔ እንደዚህ የተመገቡት